እኔ የምነሳው ሰዓት በቃ ከተኛውን ሶስት አስራ ሁለት ሰዓት እነሳለሁ ግን በጣም ድክም አለኝ ትንሽ እስከ አንድ ሰዓት እቆያለሁ እንጂ የመተኛት ችግር የለኝም። ሁሌ ጠዋት ሽሽ ሻወር ማድረግ መዝናናት ወደ ስራዬን መሄድ ሁሌ የማደርገው ነገር ነው። ሁሌ እንደ ልምዴን ልምዴን ተደጋግሜ የማደርገው ስለሆነ ሰውን በማድረገው በመሰራት በመ በሚደረገው ነገሮች ላይ እኔ ህይወቴ ላይ ይቀይርብኛል ብዬ ስለማስብ በዛ ላይ ምንም ክፋትም ጥበቃትም የለኝም። ሁሌ የምሰራው ስራ እንድትሰራ የሚያደርገኝ በቃ ጥንካሬም አማጥጤ ስለምጠቀም በጧት ተነስቼ ሻወር ባረግ ምናምን ግን በሚል ኳስ ኖሮም ባመሽም ከሁለት ሰዓት ከበቶኩል ብዙ አልቆየም። ምክንያቱም በቃ ለምጄዋለሁ ሁሌ የማደርገው ነገር ስለሆነ ደጋግሜ ሳደርገው የምጠቀመው ነገር ስለ አለ እኔ በራሴ ጥሩ ነው ብዬ ስለማስብም ጭምር እንዳደርግ ያገድብኛል። በቃ እነቃለሁ አንተ አዲም ስምንት ሰዓት ላይ ስምንት ሰዓት ሌሊት በኢትዮጵያ ቁጣጥር ሌሊት ላይ እነሳና በቃ እንቅልፍም እምቢ ይለኛል። ከዛ አስር ሰዓት እንደምን ብዬ ስተኛ ከዛም ትንሽ ጠዋት ትንሽ ሲያደርግን እኔ ግን በምችለው ባ ለመነሳት ብዙ እንደማያስቸግረኝ ብዬ ስለማስብ እንዳይቸገር ብዬ ለምን ትተኛለህ ብዬ በደንብ አድርጌ እንትን ስለምል በጧት ለመነሳት ሁሌ የማደርገው ነገር ነው ዘውትር ጧትም ጧት ጧት ሁሌ የማደርገው ነገር ነው። ስድብ ሳደርግ ግን አንዳንዴ አልተኛም አላደርግም ማለት ነው አይደለም አንዳንዴ አልፎ አልፎ ሊያጋጥም ይችላል። ባታስበው ድንገት እንደዛ ሊሆን ይችላል እንጂ በቃ ትንሽ ከነቃሁኝ በቃ ለመደሰት እምቢ ያለኝን እምቢ እለዋለሁ ሁሌ ይሄ ልምዴ ነው። ሰዎችን ይገርማቸዋል አንዳተኛም እንዴ ምናምን ይሉኛል። እኔ ግን በቻልኩት ሟጥጬ በመጠቀም በሰዎች ላይ ስራዎች ላይ እንዲሰራ የማያደርገን ስራዎች በጣም ጥሩ እና የተነቃቃሁኝ እንዲሆን በማድረገው ነገር ሁሉ እንድሰራ የሚያስችለኝ ብቃት ጥንካሬ በሙሉ የሰራሁኝ ነው የምሰራው እና ይሄ ነገር ጥሩ ነው ብዬ አስባለሁ። የማስችለን አቅም ደግሞ በየቀኑ ጣዛው ትላለሁ በጧት ስትነሳ ብር ነው በጧት ስትነሳ በቃ ደስ ብሎ ነው የምትውለው። ብዬ ስለማስብ በቃ ሁሌ በጧት ተነስቼ አንዳንዴም ከሶስት ቀን ሻወር አደርጋለሁ ከሻወር ካደረኩት በኋላ ደግሞ ወደ ቤተክርስቲያን ሄጄ ትንሽ ጠሎትን አስምቼ እጓዛለሁ ስለዚህ ስለም እንደዚህ ስለማደርግ በህይወቴ ላይ ጠቃሚ ሚባል ነገሮችን በህይወቴ ላይ አግባብቻለሁ ብዬ ነው የማስበው። ምክንያቱም ሌላ በጧት ስትነሳ የሚመጣልህ ነገሮች አሉ አንተ ላይ ጥቅም እና አንተ ላይ ብርታት በወደፊት የምትሰራቸውን ሰአቶችን እቅድም ስትጓዝ ይህንን ጠቃሚ የሚባል ነገሮችን ስታደርግ በጣም ጥሩና መልካሞች ናቸው። እና ይሄን የምታደርግባቸው ነገሮችን ደጋግመህ ስታደርጋቸው ሰዎችን እንዲወዱህ ሰዎችን በሰዎች ላይ ጥሩ መንፈስ እንዲኖረን ታስባለህ። የሚገርምህ ሁሌም በጧት ስንነሳ በቃ አማጥጤ የምትጠቀመው አቅሜን ተጠቂሜ ነው የምሄደው ወደ ስራ እንደዛ ሳደርኩ ደግሞ ሰዎችን በጣም ይወዱኛል እና ይሄ ማድረጌን ጥሩ ነው። ቢያስባለውም ደግሞ እቅድ የሆነ በሆነ ግራ በዚህ ሰዓት የነሳለብኝ ብቀጥር በአስራ አስራ አንድ ሰዓት አስራ አንድ ሲሆን ይሁን አስራ ሁለት ሰዓት በኢትዮጵያ እቆጣጠር ለመነሳት ምንም አላስቸገረኝም። ምክንያቱም ሆኖልኝ በተደጋጋሚ ስለ ምንነሳ ይለምድብሃል እንዴ ያረክብህ የሄድክ ቁጥር ይለምድብሃልና የምታደርጋቸው ነገሮች በሙሉ ጥሩና መልካም ይሆናሉ። ይሄ የማደርገው የምናደርገው ነገሮችን በጣም ጥሩና መልካም ነው። እና ይህንን ነገር ስናደርግ በጣም ጥሩ ነው ብዬ ስለማስብ ሁሌ ለዚህ እኔ ዝግጁና ዝግጁ ነኝ። እኔ ሁሌ በዚህ በስነስረአት አቅዴና አለም ስለምጓዝ ይህንን የማረጋው ነገር በጣም ጥሩና መልካም ነው። እና በማረገውን እና ብምሰራው ሁሌም ደስ እያለን ስለምትሄድ በጧት አነስተህ የቻልከውን ቁርስ በልተህ ወደ ስራ ለመሞከር የምታደርግብህ ነገሮች ይሄንን እንዳደረክበት በጣም አግዞብኛል ብዬ አስባለሁ።